ዳቦ ማብሰል ትችላለህ ነው የሚለው አዎ ዳቦ ማብሰል እችላለሁኝ። በእሳት የሚጋገር አለ። እንዲሁም የሆኑ በሸክላ ማለት እና እንዲሁም ደግሞ የውሃ ዳቦ አለ። አሁንም ደግሞ እንደዚሁ የትሪ ዳቦ አለ። የብረትድስት ዳቦ አለ። በተለያዩ አይነት አሰራር ዳቦ ማብሰብ እችላለሁኝ። እንዲሁም በቃ ለበዓላት ምናምን ለልደት ለሁሉም ነገር በሚያስፈልጉት ሰዓት ዳቦ ማብሰል እችላልሁ

ምን አይነት ሳሙና ትጠቀማለህ ለሚለው? በጣም የተለያዩ ሳሙናዎች አሉ ለምሳሌ የገላ ሳሙና። አሁን እንደ እንደ ላይፍ ቦይ እንዲሁም ደግሞ የእርድ ሳሙና። የተለያዩ ድቫ ለጨርቅ ሳሙና የጨርቅ ሳሙና የምንላቸው ደግሞ ፈሳሽ አሉ። እስኪ ሳሙና ሁሉን እንደዚሁ በተለያየ የሰሙና አይነቶች እጠቀማለሁኝ

ፍየል አይተህ ታውቃለህ ለሚለው አዎ ፍየል እንደውም እኛ ጋር በብዛት እርባታ ይካሄዳል። እና በብዛት ህዝቡም የሚተዳደረው በፍየል እርባታ ላይ ስለሆነ አዎ ፍየል አይቼ። እንዲሁም ደግሞ ለምግብነት ብዙ ጊዜ እያረድን ለምግብነት እንጠቀማቸዋለን።

በልጅነትህ የመኖሪያ ቤት ክን ንገረኝ ለሚለው? አዎ በልጅነቴ ገና ስወለድ ሳር ቤት የምትባል ነበረችና ከእንጨት ከሳር በጭቃ ልጥፍ ምናምን የተሰራች ነበረች። እና ጊዜው ደግሞ እየተሻሻለ ሲመጣ ቆርቆሮ ቆርቆሮ በእንጨት የተሰራ በቪላ ቤት እንደዛ እንደዛ ባለ ላይ ነው የምኖረው።

ቀዝቃዛ የአየር ሁኔታ ትወዳለህ ለሚለው? አዎ ቀዝቃዛ የአየር ሁኔታ እወዳለሁኝ ምክንያቱም ለሰውነትም ጥሩ ነው። ምግብ ምግብም እንደ ልብ መውሰድ ይቻላል ቀዝቃዛ ቦታ አለበት ላይ። ማለትም ልብስን ደራርቦ በመልበስ የተለያዩ ጫማዎችን ሽፍን ጫማዎችን በመልበስ ቅዝቃዜን መከላከል ስለሚቻል ቅዝቃዛ የአየር ሁኔታ እወዳለሁኝ

ማቅረቢያ ማድረግ ትችላለህ ለሚለው አዎ አደርጋለሁኝ ምክንያቱም የምግብ መመገቢያ ሳህኖች ሰፋ ያሉ እንደ ትሪ አይነቶች አሉ። እንዲሁም ደግሞ ሳህኖችን በቃ ጠረምቤዛ ላይ ጠረምቤዛ ለራሱ ራሱን የቻለ እንደማቅረቢያነት እንጠቀመዋለን ሳህኖችን። የተለያዩ ደግሞ የመጠጥ አይነቶችንም ጆግ ብርጭቆ ምናምን የምናደርግበት። ራሱ ይሄም ማቅረቢያ ነው።

በአደባባይ መናገር ትችላለህ የሚለው? አዎ አችላለሁኝ ማለትም አሁን ለምሳሌ ስብሰባው ምናምን በሚካሄድበት ጊዜ በዛ በስብሰባው ጉዳይ ላይ የሚመለከተውን መናገር ያለብኝን እንደ አስተያየት ሆነ እንደ መፍትሄም ሆነ መናገር ያለብኝን አዎ በአደባባይ ላይ መናገር እችላለሁኝ።

በስራ ስንት ጥሪ ታደርጋለህ ለሚለው? ሶስት ጊዜ ጥሪ አደርጋለሁኝ። አሁን ለምሳሌ በቤት ሰራተኛ። አንድ ጊዜ ስትቀርብኝ ከዛ ስልክ እደውላለሁኝ አሁንም ደግሞ ሁለተኛ ስትቀርብኝ። ያው በህመም ምክንያትም በተለያዩ ነገሮች ስለሚሆን አሁንም። ሁለተኛ ደግሞ ጥሪ አደርጋለሁኝ ሶስተኛም እንደዚሁ ጥሪ አደርጋለሁ

የምትወደው እንስሳ ምንድነው? ለሚል እኔ የምወደው እንስሳ ለምሳሌ ላም እወዳለሁኝ ድመት ቤት ውስጥ በቃ ድመት ሲኖርልኝ እንደዚሁም ደግሞ ላም ወልዳ በቃ ጥጃዋን ምናምን እንደዚህ እዚህ እንትን ማለት በጣም ደስ ይለኛል እነዚህ የቤት እንስሳዎቼ ቤት ውስጥ ሲኖሩ በጣም ነው የማወድ

ሽማግሌዎችን እንዴት ታከብራለህ? ለሚለው እኔ ሽማግሌዎችን በጣም አከብራለሁኝ። አንዳንድ ጊዜ መንገድ ላይ የሆነ ሸክም ነገር ከተሸከሙ ሸክምን በመቀበል አግዛለሁኝ። ሁሉን ነገር። የተለያዩ ነገሮችን ውሃ ቢጠማቸው ውሃ አቀብላለሁኝ። ምግብ ካስፈለጋቸው ምግብ እሰጣለሁኝ። እንዲሁም በቃ በጠየቁኝ ጥያቄ ለሽማግሌዎች ሁሉን ነገር ማድረግ ደስ ይለኛልና። ሽማግሌን አከብራለሁ

በአካባቢው ድልድይ ያለ ለሚለው አዎ አለ። በአካባቢያችን እንዲሁም በማህበረሰብ ወይንም በህዝብ በጉልበት የተሰራ ውሃ ምናምን ጎርፍ ባለበት ጊዜ በእንጨት ድልድይ ይሰራል። ለሰው መረማመጃም ይሁን እንዲሁም ደግሞ መስመር ላይ ለመኪናዎቼ መሻገሪይያ ወይንም መሄጃ የሚሆን በብረት በሽቦ የተሰራ ድልድይ አለ

ከጎረቤቶችህ ጋር ጥሩ ግንኙነት አለህ? ለሚለው አዎ ከጎረቤት ጋር ጥሩ ግንኙነት አለኝ። ምክንያቱም ጎረቤት ማለት ለሁሉም ነገር ለክፋም ሆነ ለደግ ደራሽ እስከሆነ ድረስ። በበዓላትም ቀን ደግሞ በሰርግም ሆነ በሀዘን ሰዓት ከጎረቤት ጋር በቃ ሁሉን ነገር መወጣት የሚቻል። ከጎረቤት ጋር እስከሆነ ድረስ ከጎረቤት ጋር ጥሩ ግንኙነት አለኝ

የደንበኛ እርካታን ታሳውቃለህ? የሚለው አዎ የደንበኛ እርከታን አሳውቃለሁኝ ምክንያቱም ደንበኛ የጠየቀኝን ነገር በቃ ማወቅ ያለባቸውን ነገር ባለኝ እንትን አሳውቄያቸው ቶሎ እርካታ እንዳገኙ በጣም ደስ ይለኛል። ማሳወቅ እፈልጋለሁኝ እና እንደውም እኔም እንደዛው በቃ የጠየኳቸውን ጥሩ ነገር ሲያሳውቁኝ እርካታ ይሰማኛል። እኔም ለሰውም እንደዚሁ ማሳወቅ ደስ ይለኛል

የምትወደው መጽሐፍ ምንድነው? ለሚለው እኔ አንዳንድ መጽሐፎችን ለምሳሌ ሲደብረኝ እሁድ እሁድ ቀን በእረፍት ሰዓት ምናምን ልብወለዶችን አንዳንድ ጊዜ በጣም እወዳለሁኝ። ፍቅር እስከ መቃብር ሀዲስ አለማየሁ ምናምን የሚለውን ሙዚቃ። መጽሐፍ በጣም እከታተላለሁኝ አነባለሁኝ።

በመስመር ላይ ገዢ ነህ ለሚለው? አዎ እገዛለሁኝ ምክንያቱም አሁን በኦንላይን ምናምን ከሌላ ቦታ እንዳመጡልኝ አደርጋለሁኝ። ለምሳሌ የተለያዩ ጫማዎችን ልብሶችን እንዲሁም ደግሞ ስልኮችን። በቃ የተለያዩ ምፈልጋቸው ምፈልጋቸውን ነገሮች በኦንላይን ላይ ግዢ አደርጋለሁ። እንዳመጡልኝ

ሙዚየም መሄድ ትወዳለህ? ለሚለው አዎ ሙዚየም መሄድ እወዳለሁኝ ምክንያቱም የተለያዪ የድሮ እንትኖችን እንደማየት በቃ የተለያዩ ነገሮች ሙዚየም ውስጥ ስለሚቀመጡ እነዛን መጎብኘት በጣም ደስ ይለኛል። ምክንያቱም ታሪክ የተለያዩ እንትኖችን በቃ እነዛን ሳይ በጣም ደስ ይለኛል። የማላውቃቸውን የድሮዎችን እንዲሁ በስም የሚጠሩትን ሄጄ ሙዚየም ውስጥ ተሰርተው ከተለያዩ እንትኖች ተሰርቶ ሳይ በጣም እደሰታለሁ

ጊዜህን በደንብ ታስተዳድራለህ? ለሚለው አዎ ጊዜዬን እኔ በደንብ ነው ማስተዳደሩ ምክንያቱም አንዲትም ሰዓት ካለ ስራ ካለ ፕሮግራም እንድታልፍብኝ አልፈልግምና ሁሏንም በቃ በእቅድ በፕሮግራም ሁሏንም ስራ ስራ በመስራት በቃ ሰዓትን ማስተዳደርና ማሳለፍ ነው የምፈልግ እንዲሁም ጓደኞቼን ጊዜያቸውን በአግባቡ እንዲጠቀሙ እመክራለሁ። በአግባቡ የማይጠቀሙትን

መጠበቅ ታግድ ነው ለሚለው አዎ እጠብቃለሁ የሆነው በቃ የተለያዩ አሁን ለምሳሌ ከቤት መጠበቅ ጀምሮ ቤት እጠብቃለሁኝ። እንዲሁም ደግሞ ሰብል እጠብቃለሁ የተለያዩ ሰብሎችን እንዲሁም ደግሞ እንስሳ የተለያዩ ላም ሰብል እንዳይበሉ ወይንም ደግሞ የሀለያዩ ሰዎች ሰብል ገብተው እንዳይበሉ እነዛን ጥበቃ አደርጋለሁኝ

እድለኛ ነገር አለህ ለሚለው እነዚህ ትናንሽ እጣዎች ሎተሪዎች አሉ። እነዚያን ስሞክር አልፎ አልፎ ይወጣልኛል ግን ብዙ ጊዜ እንደዚህ በተደጋጋሚ ሞክሬም አላውቅም። ትልልቅ እጣዎች። አሁን ለምሳሌ በኦንላይን ላይ ምናምን የሚቆረጡ ጠጣዎች ምናምን አሉ እነዚያን ብዙ ጊዜ ሞክሬ አላውቅም።

በዚህ ቅዳሜና እሁድ ምን ታደርጋለህ የሚለው? ቅዳሜና እሁድ። የተለያዩ የቤሊንጋዎችን እንዲሁም ደግሞ ልብስ በማጠብ ቅዳሜን ልብስ በማጠብ። እቃዎችን በማጠብ እንዲሁም ደግሞ እሁድን ቤተክርስቲያን በመሄድ። በሃይማኖት ዙሪያ ማለት እንዲሁም ደግሞ ተለያዩ መናፈሻ ቦታ በመሄድ አሳልፋለሁኝ

የአካባቢው ገበያ እንዴት ነው? ለሚለው ጥሩ ነው። ማለትም በፈለግን ሰዓት ሲሄድ ሁሉን ነገር አገኛለሁኝ። እንዲሁም ደግሞ ዋና ዋና ገበያ የሚዉሉበት ቀናቶች አሉ በእነዛም ሰዓት ቢኬድ ወይንም ደግሞ በተፈለገ ሰዓት ጉልት የሚባል ገበያ አለ። በነዛም ሰዓት ቢክድ የፈለኩትን ነገር ይዤ እመጣለሁኝ

የይለፍ ቃልህን ትጠብቃለህ? ለሚለው አዎ የይለፍ ቃሌን እጠብቃለሁኝ። ቃል አንድ ጊዜ ይሄንን አደርጋለሁኝ ያልኩትን ወደኋላ የምልበት ምንም ነገር የለኝም። ልክ ያችኑ ባልኩና ባልኩባት ሰዓት ወይንም ቀናት ምንም እንድታልፍብኝም አልፈልግም። የይለፍ ቃሌን በጣም እጠብቃለሁኝ።

በምንጣፍ ላይ ትቀመጣለህ? ለሚለው አሁን ምንጣፍ ላይ ሊሾዎች በብዛት ቅዝቃዜ በሚሆኑበት ሰዓት ላይ መቀመጥ ለህመምም ሊያጋልጥ ይችላል። ግን ሙቀት በሚሆንበት ሰዓት ላይ ምንጣፍ ላይ ብቀመጥ ችግር የለውም። እቀመጣለሁኝ አልፎ አልፎ

የአትክልት ስራ ታደርጋለህ? ነው ለሚለው አዎ አትክልቶችን በተለይ በተለይ የተተከሉ ጎመን ካሮት ቃሪያ ቲማቲም ምናምን እነዚህን ውሃ ማጠጣት በቃ መንከባከብ በሚያስፈልጋቸው ሰዓት እንክብካቤ ማድረግ በጣም ደስ ይለኛል። ደግሞ የአትክልት ስራ አደርጋለሁ ማለት ነው።

ቡና መፍጨት ታውቃለህ ለሚለው አዎ ቡና መፍጨት አውቃለሁኝ። እንደውም ቀደም ብሎ የሆነ መውቀጫ የሚባል አለ። በዛ ነበርና የምንወቅጠው ወይንም የምንፈጪው አሁን ግን ማሽን ስለመጣ በኤሌክትሪክ። ቡናንም መፍጨት አውቃለሁኝ

መዝገቦችን ታስቀምጣለህ ለሚለው አዎ በደንብ አስቀምጣለሁኝ። እንደውም ለምሳሌ የትምህርት ማስረጃዎች እንደ አጠቃላይ ዶክመንቶችን እንዲሁም ደግሞ የመብራት የውሃ እንደ አጠቃላይ እነዚህን ወረቀቶች እንዲሁም ደግሞ የቤት ካርታና ፕላንን። ምቹ በሆነ ቦታ እንደውም ብዙ ተፈልጎ የማይገኝበት ቅርብ በሆነ ቦታ እና ምቹ የሆነ ቦታ በደንብ አድርጌ አስቀምጣለሁኝ

የስራ ጊዜው እንዴት? ነው ለሚለው የስራ ጊዜ ከሰኞ እስከ አርብ ባሉት መንግስት ተቋምም ላይ ነው የምሰራ። ሁለት ሰዓት ተኩል እገባለሁኝ ስድስት ተኩል ለምሳ እወጣለሁ እንዲሁም ደግሞ ሰባት ተኩል ስራ ቦታ ገባና አስራ አንድ ተኩል ደግሞ እወጣለሁኝ። እንዲሁም ደግሞ ቅዳሜና ሆድም የእረፍት ጊዜዬ ነው። በቤት ውስጥ የምሰራቸውን እየሰራሁኝ አሳልፋለሁ

የመንገድህን ስም ታውቃለህ? ለሚለው አዎ የመንገድ የሚሄድበትን ቦታ አውቃለሁኝ። ምክንያቱም የሰፈሮቼ የራሳቸው የሆነ ስም ስላላቸው የምሄድበትን ቦታ አዎ አውቄ ነው። የምሄድ እና ምክንያቱም እና የመንገዴን ስም በደንብ አድርጌ አውቃለሁ

ሌሎችን ማበረታታት ትችላለህ ለሚለው? አዎ ማለት በማውቀውና በተረዳሁት መልኩ። የተለያዩ ነገሮችን። ጥሩ ጥሩ ጥሩ የምላቸውን ነገሮችን የማያውቁትን እንዲያውቁ የደካማ ጎናቸውን ደግሞ ወደ ማበረታታት። ቦታ እንትን እወስዳለሁኝ። እና ሌሎችን ማበረታታት እችላለሁኝ

በባህላችሁ ሰርግ እንዴት ይከናወናል? ለሚለው በባህላችን የሆነ መጠጥ ነገር ይዘጋጃል የምግብ አይነት እንደአጠቃላይ ይዘጋጃል ከዛም ዘመድ አዝማድን በመጥራት እንዲሁም የተለያዩ ጥሎሽ ጥሎሽ ይጣላል። ዘመድ አዝማድ ከመጣ በኋላ ጥሎሽ ይጣላል ሚኒራል ሁሉን ነገር በደንብ ተደርጎ ይከናወናል።

በበር ወይስ በእርሳስ ትጽፋለህ? ለሚለው በሁለቱም እጠቀማለሁኝ ግን በብዛት በብእር ነው እኔ የምጠቀመው። እና የው አንዳንድ ጊዜ አሁን እርሳስን እኔ ብዙ ጊዜ ስጠቀም የነበረ በልጅነት ጊዜ ነበረ። ለመለማመጃ ለመ ብዙ ነገሮችን እንትን ለማለት ለመለማመጃ እርሳ እጠቀምበት ነበረ። አሁን ግን ብእር ነው በብዛት የምጠቀም።

ቡና ወይስ ሻይ ትመርጣለህ ለሚለው? ቡናም እመርጣለሁ ሻይንም እመርጣለሁኝ። ግን ሻይን ቁርስ ቁርስ በምጠቀም ሰዓት በብዛት ሻይን እጠቀማለሁ። እንዲሁም ደግሞ ቡናን በዓላት በሆኑ ቀናት እና እንዲሁም እንደዚህ ቅዳሜ ሰፋ ያለ ጊዜ ባለኝ ሰዓት ቡናን እመርጣለሁኝ። እንደውም ቡናን ቡናንም ሼይንም እመርጣለሁ

ማታ ከስራ በኋላ ምን ታደርጋለህ የሚለው? ከስራ በኋላ አንዳንድ ቦታዎች ወጣ ብዬ ወደ መናፈሻው ቦታ እንደዚሁም ደግሞ ስፖርት ኳስ ጨዋታ ምናምን ሄጄ አያለሁ። እንዲሁም ደግሞ የተለያዩ በቃ የት ያለብኝን ለመዝናናት ጭንቀትን ለማስወገድ እና ራስን ፈታ ለማድረግ። ከስራ በኋላ ማታ ከስራ በኋላ ይሄን አደርጋለሁኝ

ከአለቃህ ጋር ግንኙነትህ እንዴት ነው ለሚለው? ከአለቃዬ ጋር ጥሩ የሆነ ግንኙነት ነው የማሳልፈው። እንዲሁም በቃ ማድረግ ያለብኝን እና መስራት ያለብኝን ነገር ሰዓታትን እየጠበቁኝ አንዲትም ሳላጓድል። ሁሉን ነገር በመስራት ከአለቃየ ጋር ጥሩ የሆነ ግንኙነት አለኝ።

ውሃ ማምጣት ታውቃለህ ለሚለው? አዎ ውሃ ማምጣት አውቃለሁኝ። ማለትም ቤት ግቢ ላይ ቧምቧ ውሃ ሲጠፋ። ከሌላ ቦታ ሄጄ ከወንዝ ወይንም ደግሞ ከምንጭ። እና ደግሞም እዚህ ግቢ እኔ ግቢ ከሌለ ሌላ ቦታ ግቢ ውሃ ሊኖር ስለሚችል ከዛ ቀድቼ በጅሪካ ይዤ እመጣለሁኝ። እናም ውሃ ማምጣት አውቃለሁ

ስነ ጥበብ ትወዳለህ? ለሚለው አዎ ስነ ጥበብ በጣም ነው የምወድ በተለይ የታች ክላስ ላይ እየተማርኩ እያለ የተለያዩ ኮላጅ አዲስ አይነ ምናምን የሚባሉ እነዛን ወረቀት በመለጠፍ የተለየው በማጣበቂያ ነገሮች የ እንትን እያልኩ የተለያዩ እንደ ዶሮ ላም ቤት ምናምን እየለጣጠፍኩኝ ሰራ ነበር እና ስነ ጥበብ እወዳለሁ

ምን አይነት መሳሪያዎች ትጠቀማለህ ለሚለው? አሁን ለምሳሌ በቤቱ ውስጥ ልጠቀማቸው የሚችለው። እንደ ቡና ማሽን እንደ ሽንኩርት መክተፊያ ማሽን። እንዲሁም ደግሞ እንደ ኤሌክትሪክ እንጀራ መጋገሪያ ምጣድ እሱም አንድ መሳሪያ ስለሆነ። እንዲሁም ደግሞ ቢላ መክተፊያ እንዲሁም ደግሞ እንደዚሁ የተለያዩ መሳሪያዎችን እጠቀማለሁ።

ባዶ እግር መራመድ ታውቃለህ? ለሚለው ባዶ እግር መራመድ አላውቅም ምክንያቱም እሾህ ወይንም ደግሞ የተለያዩ ድንጋይ ጠጠር ምናምን እና አንዱም ደግሞ የስለታም ነገሮች የተለያዩ አደጋ ላይ ሊያደርሱ ስለሚችሉ ባዶ እግር በመሄድ ባዶ እግር መራመድ አላውቅም

ምን አይነት ሙዚቃ ትወዳለህ ለሚለው? ሙዚቃ ባህላዊም ዘመናዊም የሚሆኑ ሙዚቃዎችን እወዳለሁኝ። ለምሳሌ በጣም አድርጌ እኔ ደስ የሚለኝ ባህላዊ ሙዚቃ ደስ ይለኛል። እናም ደግሞ ከእነዚህም ውስጥ ደስ የሚለኝ እነ መሰረት በለጠ አሉ። እነ ፍቅር አዲስ አሉ። በቃ የነዘዚህ ሙዚቃ በጣም ደስ ይሁኛል።